የምጽፈው በቀኝ እጄ ነው በግራ እጄ በብዙ መጻፍ አልችልም ከልጅነቴ ጀምሮ እየጻፍኩ ያደጉት በቀኝ እጄ ነው። ያስለመዱኝም ቤተሰቦቼ በቀኝ እጄ ነው በአጠቃላይ የማደርገውን ሁሉ በብዛት የማደርገው በቀኝ እጄ ነው ማለት ነው። ቀኝ እጄ ነው የኔ ግራዬ ያው መደገፍ እና አንዳንድ ነገሮችን ማገዝ ካልሆነ የምጽፈው ግን በቀኝ

ጥዋት በጠዋት ተነስቼ ስፖርት እሰራለሁ እ ስፖርት እሰራለሁ ከሰራው በሁአላ የተወሰነ መጽሐፍ ቅዱስ አነባለው እዘምራለው ያነካደረኩ በኋላ ቁርስ እበላለሁ። ውሃ እጠጣለሁ በቂ ውሃ ቁርሴ በስነ ስርዓት እበላለሁ። ዛሬ የሚያደርጋቸውን ነገሮች ፕሮግራም አወጣለሁ። ከዛ በኋላ ለስራ ለመጀመር ወደ ስራ ለመሄድ ዝግጅት አደርጋለሁ ማለት ነው። ይሄን ነው ጠዋት

ኢትዮጵያ ውስጥ የቅጥር ሂደት በጣም አስቸጋሪ ነው። ስራ ማግኘት በጣም አስቸጋሪ ነው ቃጣሪ አካላትም በጣም ያስቸግራሉ ደሞዝ አይከፍሉም ዐበል አይከፍሉም ስለ ቅጥር በጣም አስቸጋሪ ሁኗል እውነት ለመናገር ሰው የራሱን ስራ ቢሰራ እመክራለሁ እኔ ከተቀጠርንም በስራ ላይ እያለንም አጠቃላይ የስራ ጫና ይኖራል ከስራችን ጋር ከምንሰራው ከምናደርገው አስተዋጽኦ አንፃር የምናገኘው ጥቅም በጣም አነስተኛ ነው። ስለዚህ ብዙም ደስ አይልም

ማብሰል እችላለሁ በደንብ እችላለሁ በእርግጥ የማልችላቸው ሞግቦችም ቢኖሩም ስለዚህ ማብሰል እችላለሁ ለረጅም ጊዜ ወንድ ላጤ ነበርኩኝ እችላለሁ ማብሰል ለምሳሌ ሽሮ ማብሰል እችላለሁ እንጀራ ፍርፍር ማብሰል እችላለሁ፣ እንቁላል መስራት እችላለሁ ድንች ወጥ መስራት እችላለሁ እና አብስዬ ነው ምበላ ለረጅም ጊዜ ልምድ አለኝ እችላለሁ ደግሞ አብስዬ መብላትም እጅግ በጣም ደስ ይለኛል ምክንያቱም ለጤናም ጥሩ ነው ለሰውነቴም ተስማሚ ነው። ሁለተኛ ደግሞ ያዝናናኛል እንደ መዝናኛ ነው የምቆጥረው ራሴን መጠበቅ ራሴን መመገብ ስለሆነ እወደዋለሁ።

ዛሬ የመጀመሪያ ምግቤ እንቁላል ነበረ እንቁላል ነው ጠዋት የበላሁት። ምክንያቱም ከፍተኛ ፕሮቲን ስላለው ገንቢ ምግብ ስለሆነ አጠቃላይ ቀኔን ለመጀመር ከበድ ያለ ሆድ መገብ ያስፈልገኝ ነበረ። ከስራዬ ጋር መሄድ ማለት ስለዚህ እንቁላል መብላት አለብኝ ብዬ አሰብኩ እና እንቁላል በላሁኝ። ቆንጆ ምግብ ነበረ በጣም ወድጄ የበሏት ምግብ ነው። ከዚችን የበሏት በነገራችን ላይ

አዎ ገመድ መጠቀም አውቃለሁ። ገመድን ለማሰር አንድን ነገር እንዳይበተን ለማሰር። አንድ ላይ አድርጎ አጥብቆ ለማሰርም እንጠቀማለን ሁለተኛ ደግሞ ለመዝለልም እንጠቀማለን ስለዚህ ገመድ መጠቀም አውቃለሁ ተጠቅሜም አውቃለው አሁንም እየተጠቀምኩ ነው። ልብስ ለማስጣትም ጭምር ገመድን እጠቀማለው ስለዚህ እለት እለት የምጠቀመው ነገር ነው። እጠቀማለሁ እየተጠቀምኩ ወደፊትም የምትጠቀመው ነገር ነው።

አዎ የስራ አሰራሮችን እከተላለሁ። እኔ ሰራተኛ ነኝ ከስራ ላይ አምስት አመት በፊት ጀምሮ ነው ስራ የጀመርኩት። ስራ ለምድ አለኝ በስራ ላይ ነኝ ያለሁት አንድ ትልቅ ድርጅት ውስጥ እየሰሩ ነው ያለሁት በሙያዬ። ስለዚህ የሰራር አሰራር አሰራሮችን ተከትዬ ነው ምሰራው ዝም ብዬ በዘፈቀደ አይደለም የምሰራው አለቆች አሉኝ የበላይ አለቆች አሉኝ። ደግሞ የስራ ባልደረቦችም ደግሞ እኩዮችም አሉኝ ስለዚህ አለቆቼ ለመላ አለቆች ሀላፊዎቼ ጥራት ያለው ስራ ለማስረከብና ለመስጠት እነሱንም በስራ ለማስደሰት። የስራ አሰራሮችን እከተላለው አካሄዶችን እከተላለሁ። በዛ መንገድ ነው ገዳ ወጥቼ ነው የምንቀሳቀሰው በዛ ፈቀደ አይደለም። አለኝ የስራ አሰራሮች

ምጠቀም አንድ ትራስ ነው ያለኝ ሁለት ትራስ ቢሆንም ግን አንዱን ነው እኔ የምጠቀመው ሁለቱ ስለሚበዛብኝ አንዱን ተንተርሼ እተኛለሁ እጠቀማለሁ ማለት ነው። እሱም ለስለስ ያለ በጣም ከበዛ ራሴን አንገቴን ይቀጨኛል ስለዚህ መጠን ያለ ከፈራሹ ጋር ብዙ ወደ ላይ ከፍታ ከፍ የማያደርገኝ ትራስ እጠቀማለሁ። እንደዛ ከሆነ ካልሆነ ግን አንገቴን ስለሚያመኝ ስለሚያጣምመኝ አንድ ትራስ ነው የምመርጠው። ትራሱን ደግሞ ለስለስ ያለና ቀለል ያለ በጣም ትንሽ መሆን አለበት። ሶፍት መሆን አለበት እንደዛ አይነት ትራስ መጠቀም አዘውትራለሁ። ሁል ጊዜ አንድ ትስራስ ነው ምጠቀመው

አዎ ወደ ሱቅ ከመሄዴ በፊት ሁል ጊዜም ባይሆን ዝርዝር እጽፋለሁ። ለምን የምገዛው ነገር ብዙ ከሆነ። ዘርዘር አድርጌ ጽፌ በማስታወሻ እይዛለሁ ሰልኬ ላይ ወይ ኖት እይዛለሁ እቺ መርሳት ስለማልፈልግ ሁሉንም የምፈልጋቸው ነገሮች ገዝቼ መመለስ ስላለብኝ እጽፋለሁ። አንድ በአንድ ይሄን ይሄን እገዛለሁ ብዬ እጽፋለሁ። ከዛ በኋላ ሱቅ ጋር እሄዳለሁ እየጻፍኳቸው ነገሮች እያነበብኩ ይሄን ስጠኝ ይሄን ስጠኝ እያልኩ የምፈልጋቸውን ነገሮች ገዝቼ ቼክ አድርጌ ቲክ አድርጌ ስጨርስ። እመለሳለሁ ማለት ነው እንደዛ ካልሆንኩኝ መመላለስ ነው የሚሆነው። አንድ ነገር ሁለት ነገር ከሆነ ላልጽፍ እችላለሁ። አብዛኛው ግን በዛ ያለ ነገር ከምገዛ ከሆነ። ወደ ገበያ ወደ ሱቅ ስሄድ። ጽፌ ዝርዝር ይዤ ነው የምሄድ ይሄን ማድረጌ ምን ያደርግልኛል ምን ይደርገኛል? አንደኛ መግዛቴ ምፈልጋቸውን ወደ ቤት ይዤ መምጣት ያለብኝ ነገሮች እንዳልረሳ ሁሉም ነገር እንዳይቀሩ ያደርግ ያደርገኛል ያግዘኛል። ሁለተኛ እንዳልመላለስ ያደርገኛል። ጊዜዬንም ይቆጥብልኛል ማለት ነው። በዚህ ምክንያት ጽፌ ማስታወሻ ይዤ ነው ወደ ሱቅ የምሄደው።

እሺ ስለቤተሰቤ እኔ ከቤተሰቤ ያው ሶስተኛ ልጅ ነኝ ከእኔ በታች አንድ ሴት ልጅ አለች ሁለት ወንድሞች አሉን አራትንን ለቤተሰቦቻችን እናቴም አባቴም ከሃያ አራታችን ውጪ ሌላ ልጅ የላቸውም ሁሉ አራታችንም ከአንድ እናት አባት ነው የተወለድነው ይሄ ነው።

ሁል ጊዜ አስራ ሁለት ሰዓት እነሳለሁ ሁል ጊዜ አስራ ሁለት ሰዓት እነሳለሁ ከነጋቱ አስራ ሁለት ሰዓት እነሳለሁ። እቅድ አወጣለሁ ከዛ ስፖርት እሰራለሁ እየሰራሁ። ውሃ አጠጣለሁ። ውሃ ካጠጣሁ በኋላ ትንሽ መጽሐፍ ቅዱስ አነባለሁ። መዝሙሩ እሰማለው። ይሄን ካደረኩ በኋላ ቁርስ እበላለሁ ልብስ እቀያይርና ቁርስ እበላለሁ። ቁርስ ከበላው በኋላ ወደ ስራው መሄድ ነው። ስለዚህ ሁል ጊዜ የምነሳው አስራ ሁለት ሰዓት ነው ከንጋቱ አስራ ሁለት ሰዓት በኢትዮጵያ

አዎ እጠቀማለሁ በጣም እጠቀማለሁ አንዳንዴ ልረሳ እችላለሁ ሽቶ እጠቀማለሁ አለኝ። በርግጥ ስራ ከጀመርኩ ወደዚህ ነው ከቅርብ አመታት ወደዚህ ነው መጠቀም የጀመርኩኝ። ሽቶ በተለይ ልብስ ፕሮግራም ካለኝ የምሄድበት ካለኝ ቀጠሮ ካለኝ ከስራ ባልደረቦቼ ወይ ከእንግዳ ጋር ከቤተሰብ ጋር ከሩቅ ዘመድ ጋር የምገናኝ ከሆነ። የቀጠርኩት ሰው ካለ ሚቲንግ ካለኝ ሽቶ እጠቀማለሁ ማለት ነው። ልብሶቼንም እቀባለው እራሴም ተቀብቼ እሄዳለሁ እና ደስ ይለኛል ኮንፊደንስ ይጨምርልኛል። በራስ መተማመኔ ከፍ ይላል ሽቶ ስጠቀም

በከፀሀይ የምትጠብቀው አንደኛ መነፃር እጠቀማለሁ ጨራር እና የፀሀይ ብርሃን የሚከላከል ለመነፀር አለኝ እሱን እጠቀማለሁ ለአይኔ ማለት ነው። ከዛ ውጪ ደግሞ ስራዬ የግድ ካላለኝ ጥላላ እሆናለሁ መኪና ውስጥ እሆናለሁ ቤት ውስጥ እሆናለሁ። በተቻለኝ መጠን። ከመጠን በላይ የሆነ ፀሀይ እንዳያገኝ ራሴን እጠብቃለሁ። በስራ ላይ ከሆንኩኝ ካቅሜ በላይ ከሆነ ግን ምን ማድረግአልችልም። ስራዬን እስከምጨርስ መጋፈጥ እና መቻል ነው የሚሆነው። ግን ራሴን ለመከላከል እና ለጠበቅ ሁል ጊዜም እጥራለሁ

እሩዝ አልወድም ማለት ይቻላል። ያን ያህል አይደለሁም። ከፍተኛ የሆነ ጥላቻ የለኝም። አልፎ አልፎ ብበላ ቅር አይለኝም። ግን አዘውትረ የሚበላው ምግብ አይደለም። አንደኛ ድርቀት ያስከትላል ብዬ አስባለሁ፣ እንደዛ ነው የሚያደርገኝ ስለሆነ እንደገና ደግሞ ጥቅሙን እኔ ብዙ እውቀቱም የለኝም ስለ ሩዝ። እኛ ሀገር ብዙ ስላልተለመደ ይበላል ግን ያን ያህል አይደለም። እና ብዙም አይደለሁም፣ የሩዝ የሩዝ አፍቃሪ አይደለሁም።

የስልክ ካሜራ በጣም እጠቀማለሁ ለስራየ እጠቀማለሁ የማነሳቸው ፎቶዎች አሉ። ይጠቀማል ዴት ቱደይ እጠቀማለሁ ማለት ስራዬ ፎቶ የማነሳው አለ። ስራ ቦታ ላይ ካሜራ እጠቀማለሁ በጣም እጠቀማለሁ እንዲሁም ደግሞ ራሴንም ቤተሰብም ማስታወሻም ለማንሳት እጠቀማለሁ ቪዲዮውን ለመቅረፅ እጠቀማለሁ። ከማገኛቸው ሰዎች ከቤተሰቤ ጋር ወጣ ስል ካሜራ እጠቀማለሁ። ስለዚህ ካሜራ የማልጠቀምበት ምክ እ እ ዚህ የለም ማለት ነው። ደይ ቱደይ ነው የምጠቀመው በጣም ካሜራ ተጠቃሚ

አዎ አስተያየት መቀበል እወዳለሁ አስተያየት ያንፀኛል። ወደፊት እንድራመድ ያደርገኛል ያግዘኛል አቅም ጉልበት ይሆነኛል ሰዎች እኔን ምን ብለው እንደሚያስቡኝ ማወቅ እክሌን እንዳስተካክል ራሴን እንዳርም የማላውቀውን የማየት ያልቻልኩትን ነገር ድክመቴን ስለሚያሳይ አስተያየት ለመቀበል ሁልጊዜም ዝግጁ ነኝ።

አዎ አቧራ ችግር ይፈጥርብኛል በአጠቃላይ አቧራ ለጤናዬ ጥሩ አይደለም አይኔን እጎዳኛል ያሳክከኛል አይኔ ውስጥ ይገባል። ጉንፋን ያስይዘኛል በከፍተኛ ሁኔታ በጣም የሚጎዳኝ ነገር አቧራ ነው አልወድም። ብዙ ጊዜ አቧራ ከሸተተን አቧራ ከተነሳ በአቧራ ውስጥ እስካለፈኩኝ ጉንፋን ይዘኛል። ጉንፋን ይዘኛል። ጉንፋን ደግሞ በጣም ያመኛል። ስራ እንዳልሰራ ያደረገናል ስለዚህ አቧራ ችግር ነው ለኔ። አይኔንም ያሳክከኛል ያሳምመኛል አይኔ ይቀላል በአጠቃላይ። ስለዚህ ችግር የሚፈጥብኝ ነገር አቧራ ነው

ቀርክሃ እኔ በምኖርበት አካባቢ አያድግም። ራቅ ወደ አለ አካባቢ ያድጋል። እኔ አካባቢ አያድግም የለም። አላውቅም በቤትም አንጠቀም። ስለቀርከሀ። ተጠቅሜ አላውቅም ቤታችን ውስጥ የለም። ከስንት አንዴ ነው ክፍል ሀገር ሲሄድ የማየው

የማንቂያ ሰዓት እጠቀማለሁ ሁልጊዜ ጠዋት ጠዋት በማንቂያ ሰዓት ነው የምነቃ። ምክንያቱም እኔ ከጠዋት አስራ ሁለት ሰዓት ነው መንቃት የምፈልግ ስለዚህ ሰዓቴ እንዲያልፍብኝ ስለማልፈልግ። ማንቂያ ሰዓት እጠቀማለሁ። ሁልጊዜ ኦልሬዲ የተሞላ ነው። እጠቀማለሁ

የስራ ቦታዬ በጣም ቆንጆ ነው በጣም ነው የምወደው። ጥሩ ጥሩ ሰዎች ያሉበት ቦታ ነው ለስራ ምቹ ነው። እና እወደዋለሁ መስራ ቤቴም በአጠቃላይ ምቹ ነው ሰራተኞችም ምቹ ናቸው በመኪና ነው የምንቀሳቀሰው። እና ምቹ ነው ለእኔ

በፍጹም መስመር ላይ ምንም የምገዛው ነገር የለም። ፕሮግራም አድርጌ ገበያ ሄጄ መግዛት ነው የምመገብም ከሆነ ምግብ ቤት የትኛው ቤት የትኛውም ቤት ዝም ብዬ ራንደምሊ አልገባም። አቅጄ እዚህ ቤት ነው እዛ ቤት ነው የምበላ ብዬ ደንበኞች አሉኝ እዛ ሄጄ ነው የምበላ ዳቦ የምገዛ ከሆነ። ፕሮግራም ይዤ በስነ ስርዓት ገበያ ወጥቼ ነው እንጂ የምገዛ እንጂ እንደመጣልኝ መንገድ ላይ አልገበያይም አልገዛም

የምወደው ሬስቶራንት አዲስ አበባ ይገኛል ቱሉዲምቱ እሱን ነው የምወደው። አሌክስ ኮስፖኛ ይባላል። በጣም የምወደው ሬስቶራንት እሱ ነው። በጣም ኳሊቲ የሆነ ምግብ ያቀርባሉ። መስተንግዷቸው እጅግ ጽድት ያለ ነው። አገልግሎታቸው ሁሉ ነገራቸው ንፁህና ቀልጣፋ ነው። ፊት አይተው የሚያገለግሉ የሚያ የሚያስ የሚያስተናግዱ አይደሉም ማለት ነው። እና በማንም ሰው እዛ ቢገባ በ ሚፈልገውን አገኝ አገልግሎት ማግኘት ይችላል። በከፈለው ልክ የሚያረካ የሚያጠግብ ጥሩ መስተንግዶ ከፊ ጥሩ ፊት ጋር ያገኛል ማለት ነው።

ስማርትፎን እጠቀማለሁ። ረጅም ጊዜ ሆነኝ ስማርትፎን መጠቀም ከጀመርኩኝ ሳምሰን ግፍ ስማርት ፎን ነው የምጠቀመው በዚህ ዘመን ይሆናል ስማርት ፎም ያለ ስማርት መኖር ያስቸግራል። ዘመኑ የዲጂታል ስለሆነ ዲጂታል ዘመን ነው ስማርት ፎን ተጠቃሚ ነኝ። ስራዬም እራሱ እንደዚህ አይነት ስልክ እንድጠቀም ስለሚያስገድድ እጠቀማለሁ ማለት ነው። እና በጣም የምወደውም ስልክ ስጠቀም በጣም የምወደው ነገር ይሄ ነው

የምወደው ሙዚቃ መዝሙር ነው። መዝሙር መዝሙር መንፈሳዊ መዝሙር እወዳለሁ። ምክንያቱም እኔ አሊጄ ስፖንሰር ነኝ። ሃይማኖቴ አይፈቅድም ከዛ ውጪ የሆነ እንድሰማ ስለዚህ ለእግዚአብሔር የሚዘፈን ዘፈን ወይም ደግሞ መዝሙር። እሰማለሁ እሱን ነው የምወደው

የጎረቤቶችን ድምጽ ሰማለሁ ብዙ ጊዜ ቤቴ ሆኜ ሲያወሩ ሲነጋገሩ በተለያየ መንገድ። እሰማለሁ በተለይ አዋቂዎችን እና ልጆች ሲያወሩ ባልና ሚስት ሲያወሩ እሰማለሁ። ብዙ ጊዜ እንደዛ ነው ብዙ ህዝብ ባለበት አካባቢ ነው የምኖር። ደግሞ ከፍተኛ የሆነ ማህበራዊ ህይወት ስላለ ጉርብትና። በጣም ጠንካራ የሆነ ስላለ የጎረቤቶችን ድምጽ ሳልሰማ የምኖርበት የምውልበት አጋጣሚ ብዙ የለም

አዎ ልብስ በእጄ አጥባለሁ በጣም ብዙ ጊዜ ሁል ጊዜ ማለት ይቻላል ልብሴ እኔ ነኝ የማጥበው በእጄን የማጥበው። ማጠቢያ ማሽን እስካሁን የለኝም ስለዚህ ልብሴን በእጄ አጥባለሁ። ብዙ ጊዜ በሰው ማሳጠብ አልወድም። አንዳንዴ ስራ ሲበዛብኝ ወይ አማራጭ ሳጣ ወይ ሲደክመኝ። ወይ ደግሞ ልብሱ እኔ የማልችለው ከሆነ በሰው ላሳጥብ እችላለሁ። እንጅ በብዛት በእጄ ራሴን ነው ማጥበው። እንደገና የራሴን ልብሶች ራሴ ማጠቤ ደግሞ ለሱ እንዳይጎዱ ቀለማቸው እንዳይለቅ እንዳይመነችኩ እና ረጅም ጊዜ እንድለብሳቸው እንዲያገለግሉኝ ስለሚያደርግ። ልብሶቼን ራሴን ማጠብ እወዳለሁ። በተጨማሪም ደግሞ እኔ የለበስኩትን ልብስ ሌላ ሰው ሲያጥበው ደስ አይለኝም። ብዬ አስባለሁ

የምወደው ከተማ አዲስ አበባ ነው እንዲሁም ሀዋሳ አርባ ምንጭ የምወዳቸው ከተሞች ናቸው እንዲሁም ባህር ዳር። በብዛት ግን አዲስ አበባ በጣም የምወደው ከተማ ነው። ምክንያቱም ከፍተኛ የሆነ የስራ እድል አለ። ብዙ እድሎች አሉ የስራ የትምህርት ቤተሰቦቼም እዚያ ስለሚኖሩ። ከቤተሰቦቼ ርቄ መኖር እና ወደ ሌላ ቦታ መሄድ ስለማልወድ። እንዲሁም ከፍተኛ የሆነ ስልጣኔ አለ የምንፈልገው ማንኛውም አገልግሎት በቀላሉ ማግኘት የሚቻልበት ከተማ ነው። እንደገና ደግሞ አንጻራዊ ከሌሎች አካባቢዎች ከፍተኛ የሆነ አንጻራዊ ሰላም አለ። ስለዚህ በዚህ ምክንያት አዲስ አበባን እመርጣለሁ።

አረፍት አደርጋለሁ ግን ረጅም ሰዓት ካሰራሁት በኋላ ነው በስራዬ፣ ስራ ጊዜ እረፍት የማደርገው። ለምንድነው? ስራዬ በመሃል ብዙ ጊዜ መቋረጥ አይችልም። ሁለተኛ ደግሞ መብራት ከጠፋ ስራዬ ስለሚጎዳ፣ ስለሚበደል፣ ስለሚቋለጥ ቶሎ መብራት ሳይጠፋ መጨረስ ላለብኝ ብዙ ጊዜ ደግሞ አላቆቼ ይጠብቁኛል። እና ስራዬን ከጨረስኩ በኋላ ብዙ ጊዜ የማርፈው። ለረጅም ሰዓት የሚቆይ ከሆነ ስራዬ አቆሜ፣ አርፌ፣ ሰዓት ወስጄ፣ ውሃ ጠጥቼ እንደገና ዘና ብዬ የምሰራበት አጋጣሚ ብዙ አለ።

ማህበራዊ ሚዲያ እጠቀማለሁ እጠቀማለሁ በጣም ሱሰኛ ነኝ ብዬ አላስብም። ግን እጠቀማለሁ በተለይ ኢንተርኔት አጠቃላይ ጎግል ዩቲዩብ ፌስቡክ እነዚህ የምጠቀማቸው ናቸው። ስራን በተመለከተ ደግሞ ዋትሳፕ እጠቀማለሁ ከአለቆቼ ጋር ለመገናኘት ከስራ ባልደረቦቼ ጋር ለመገናኘት መረጃ ለመለዋወጥ እና ድጋፍም ለማግኘት እና ለመስጠት ዋትሳፕ እጠቀማለሁ። እንዲሁም ቤተሰቦችና ወዳጆቼን ለማውራት ደግሞ ቴሌግራምን እጠቀማለው ማለት ነው።

በመስመር ላይ ሙዚቃ አልሰማም አጠቃላይ ሙዚቃ አልሰማም ኤርፎን አልጠቀምም ሙዚቃ ስሰማ ወይም መዝሙር ስሰማ የምሰማው ቤት ነው። ክፍሌ ገብቼ ስለዚህ የቤት ነው የምሰማው መስመር ላይ የምሰማበት ምንም ምክንያት የለም። ኤርፎንም ስለማልጠቀም ስለማልወዘው። መስመር ላይ ሙዚቃ መስመት ትኩረትን ስለ ወደ ሙዚቃው ስለ ሚወስድ ራሳችንን እንዳንጠብቅ ከተለያየ ነገር ራሳችንን እንዳንከላከልና አካባቢያችንን እንዳንቃኝ ስለሚያደርግ። እንደገና ክላክስ ቢደረግ ሰው ቢጠራን አንድ ችግር ቢፈጠር ስለማንሰማ። እንደዛ ብዬ ስለማምን መስመር ላይ ሙዚቃ አልጠቀምም አልሰማም

በጣም ፀሀይ ስትጠልቅ ማየት መመልከት በጣም ነው የምወድ። ምክንያቱም ከፍተኛ የሆነ እርካታ ይሰጠኛል ይፈጥርልኛል። ስትወጣ ከማየው ይልቅ ስትጠልቅ እማየው በጣም ለኔ ልዩ ስሜት አለው። ለማየትም አትከብድም ቀላል የሆነ ጨረር ነው ምትለቀው። ድብዝዝ ያለ ብርሃን ስለሆነ ማየት ደስ ይለኛል

አዎ የአካል ብቃት እንቅስቃሴ አደርጋለሁ በሳምንት ቢያንስ አምስት ስድስት ቀን። የአካል ብቃት እንቅስቃሴ አደርጋለሁ አሁን ላይ የቀረው የጀመርኩት ነበር ቅርብ ጊዜ ነው በዚህ አመት ማለት ይቻላል። ስለዚህ አደርጋለሁ። እንደ ግዴታ ነው በየቀኑ ከማደርጋቸው ነገሮች እና ከማይቀሩ ነገሮች የአካል ብቃት እንቅስቃሴ ነው። ወደፊትም ማቆመውም አይመስለኝም። እና አደርጋለሁ

ስታመምም እኔ ከባድ ከሆነ ፍቃድ እጠይቃለሁ ታምሚያለሁ ብዬ ወደ ቤት እሄዳለሁ አልፋለሁ ቀላል ከሆነ ከስራ የሚያስተጓጉለኝ ከሆነ ደግሞ እየሰራሁ ራሴን አስተምማለሁ። በብዛት ግን አልቀርም። እንደው ከአቅም በላይ ካልሆነ ስራዬ በጣም ስለሚበደል ማለት ነው

በአንድ ጊዜ የምትጠቀመው አንድ ብርድልብስ ነው ከውስጥአንሶላ አድርጌ። ምክንያቱም የምኖርበት አካባቢ በጣም በርድ አይደለም በጣም ሙቀት አይደለም ስለዚህ ቀለል ያለ ስለሆነ መካከለኛ ስለሆነ። እንደ ብድር ልብስ ነው የምትጠቀመው እንደ አስፈላጊነቱ በጣም የሚበርድ ከሆነ ክረምት ከገባ። ወፈር ያለው አሁን ሌላ በርድ ልብስ ሊቀይር እችላል እንጂ በአንድ ጊዜ ሁለት እና ከዛ በላይ ብርድልብስ አልጠቀምም። አንድ ብርድልብስ ነው የምጠቀመው